የቀን መቁጠሪያ እጠቀማለሁ። በአብዛኛው እኔ የምሰራቸው ስራዎች በፈረንጆች አቆጣጠርና በኢትዮጵያ አቆጣጠር። የቀን መቁጠሪያ እጠቀማለሁ። ምክንያቱም የስራ ድርሻዬ የቀን መቁጠሪያ ስለምጠቀም